እሺ ሌሎችንም መርዳት ትወዳለህ ወይ የሚል ጥያቄ ነው የቀረበልኝ። መልሱ ያለምንም ልዩነት እና ያለምንም የተቆራረጠ ሀሳብ አዎ እወዳለሁ። ምክንያቱም ዘመን ስትኖር ላንተ ብቻ መኖር ምንም አይነት ውስጣዊ እርካታ እንደማይሰማህ ይታወቃል። ምክንያቱም ሌሎችም መርዳት ትልቅ የሆነ የመንፈስ እርካታ ነው የሚያስገኘው። ምናልባት ሰዎችን ስትረዳ ከእነሱ ሌላ ነገር ጠብቀህ ምን እማትረዳበትም ወይ ከእነሱ መልስ ጠብቀህ በመጣህ ጊዜ ከነሱ መልስ አገኛለሁ ብለህ በማትረዳበት ጊዜ ትልቁ ሀብትህ አንተ ጋ ሚቀረው ወይም ደግሞ ትልቁ ጥቀምህ ምንድነው? አንተ ውስጣዊ እርካታ ታገኛለህ ምክንያቱም ሰዎች እንዳንተ ደህና ሆኖ ማየት እንዳንተ ለጤነኛ ሆኖ ማየት እንዳንተ ሳይቸገሩ ማየት። ሳይራቡ ማየት ወይም ደግሞ ባለህ አቅም የሰዎችን ደስታ መፈለግና እና ሰዎች ደስታ እንዲያገኙ ማድረግ ማለት ምን ልበልህ? ከዚህ በላይ ውል ውስጥ የሰለም የሚሰጥ ነገር አለ ብዬ አላምንም። በህይወት እንደ አጠቃላይ ማለት ነው። ምክንያቱም ይሄ ማንም ሃይማኖት ትእዛዝ ኖሮበት ማንም መንግስታዊ ትእዛዝ ኖሮበት ህጋዊ ትእዛዝ ኖሮበት ሳይሆን ህሊናዊ እርካታ ነው። ውስጣዊ እርካታ ነው ይህንን የምታገኘው በዚህ ስራህ ነው። እንጂ ምናልባት ሰርተህ ብዙ ደሞዝ ስለተከፈለህ ሰርተህ የሚያጸድቅ ነገር ሰርተህ ያን ጽድቅ ስራ በመጽሐፍ ተጽፎ እንዳገኘኸው የጽድቁ መጠን ልክና መጠን ተገልጾልህ ምናምን ሳይሆን። ሰዎችን ከመርዳት በላይ የሚያስደስት ሰዎችን ከመርዳት በላይ ጥሩ ነገር ጥሩ ስሜት ውስጣዊ ስሜት የሚፈጥር ሰዎችን ከመረዳት በላይ እራስን ፈልጎ እንደማግኘት ነው ብዬ አስባለሁ። እና በጣም ትልቅ ነገር ነው። ምናልባት ይሄ ደስታ የሰጠው ስለራሴ ነው ማወራህ። ነገር ግን እኔ እንጃ ማንም ሰው ቢሆን ሰዎችን ረድቶ ማይደሰት አለ ብዬ አላምንም። ስለዚህ ሰዎችን በመርዳት መደሰት ሰዎችን በመርዳት ውስጣዊ እርካታ ማግኘት ሰዎችን በመርዳት ሰላምን ውስጣዊ ሰላምን የሚፈጥርልህ ነገር አለ ብዬ ስለማላምን። ሌሎችን መርዳት ሰዎችን መርዳት ሌሎች ማለት ሰዎችን የሰው ልጅ አይደል ሌሎችን መርዳት ትወዳለህ ተብሎ ስጠየቅ። ሌሎች ሰዎችን መርዳት ትወዳለህ ወይ ተብሎ ሲጠየቅ ሁሉም አንድ ናቸው ምክንያቱም ሌሎችን መርዳት ሰዎችን መርዳት ትወዳለህ ወይ ለሚባለው ነገር። ሁለቱንም ሌሎች የሚባለው ሰዎች ሚል ተጨማሪ ሀሳብ ቢኖርበት መልካም ነው። ነገር ግን ጥያቄውን እንደ ጥያቄው አመጣጥ እና መጠን ስለተረዳሁትኝ ነው እንግዲህ እነዚህን መልሶች ማቀርብልህ ማለት ነው። ስለዚህ ጠቅለል ስናደርገው ለጠየቀኝ ጥያቄ በቂና አጥጋቢ መልስ ለመስጠት። ጠቅለል ስናደርገው ሌሎችን ሰዎች መርዳት ትወዳለህ ወይ ተብሎ ለጠየቁት ጥያቄ። መልሱ አዎ ነው። እንዴት ምን ልትጠቅመው አግኝቶ ምን አይነት ጥቅም ነው የሚያገኘው ሰዎችን መርዳት። ለምን ወደድህ ሰዎችን መርዳት የሚል ተጨማሪ ሀሳቦችን መንሳት ይቻላል። ስለዚህ ከእነዚህ በምንም አይነት መንገድ ጥያቄውን ብታበዛው ብታዞረው ብትጨምርበትም ተጨማሪ ብትጨምርበትም መልሶቹም እና መልሶቹ ይኸውና አንድና አንድ አንደኛው። ውስጣዊ ሰላምን ስለሚሰጠኝ ሁለተኛው ውስጥ አይርቃታን ስለሚሰጠኝ ሶስተኛው ሰዎችን ከመርዳት በላይ መልካም ነገር እንደሌለ ህሊናችን ውስጣችን ስለሚያምን። ይሄ ማንም ነግሮን ሳይሆን ማንም አስተምሮንም ሳይሆን ባንማርም እንኳን ሰዎች እንደ አንተ ሲደስቱ ከማየት በላይ ውስጣዊ ሰላም የሚሰጡ ሰዎች እንዳንተ ከረሃብ ነፃ ሲወጡ ከችግራቸው ወጥተው ነፃ ሲሆኑ ከማየት በላይ የሚያስደስት ነገር ስለሌለ ማለት ነው። ምክንያቱም ይሄ ውጫዊ አይደለም ውስጣዊ ደስታና ውስጣዊ ሰላም ነው የሚፈጥር። ውስጣዊ እርካታን ነው የሚፈጥር ውስጣዊ መረጋጋት ነው። ሚፈጥረው ውስጣዊ የእያንዳንዱ የሰውነታችን ክፍል መስማማት ነው የሚፈጥር ውስጣዊ እያንዳንዳችን የልባችን የኩላሊታችን የሁሉም አካላት ስምምነት የአእምሮአችን እና የውስጣችን መውጣት ሰውነት ክፍላችን አንድ እና ስምምነት ደስታና ፍቅርን የሚፈጥር ነገር ስለሆነ። ከዚህ በላይ መልካም ነገር አለ ብዬ ስለማላምን። ሌሎች ሰው ወርደህ መርዳት ትወዳለህ ለተባለው ጥያቄ ያለምንም ማቅማማት አዎ እወዳለሁ። የሚል መልሶችን ነው ጠቅለል አድርጌ ማቀርብልህ። ሌሎች ዝርዝር ሀሳቦችንም ተንተንና ዘርዘር አድርጌ ያቀረብኩልህ ይመስለኛል። ስለጠየቀኝ ከልብ አመሰግናለሁ መልካም ጊዜ እና ቀን እንዲሆንልህ እመኛለሁ። አመሰግናለሁ መልካም ጊዜ

እሺ ይቅርታ መጠየቅ ቀላል ነው ቀላል ነው ይላል። እንግዲህ ጥያቄውን ለመርዳት እንደሞከርኩት ይቅርታ መጠየቅ ቀላል ነው ወይስ ከባድ ነው የሚል ጥያቄ የሚል መንፈስ ያለው ይመስለኛል። ለኔ ይቅርታ መጠየቅ ከባድ ነው ብዬ ነው የምወስደው። ለምን መሰለህ ይቅርታ ስትጠይቅ ቀላል ቀልል አድርገ ከወሰድከው ምንአልባት አንተ ያረከው ጥፋት ለአንተ ምንም ትርጉም ከልሰጠው እና ይቅርታ በምትጠይቀው ሰው መካከል ያለው ልዩነት ካልሰፋብህ ቀለል አድርገህ ልትወስደው ትችላለህ ነገር ግን ይቅርታ መጠየቅ ብዙ ውስጣዊ ጥያቄዎችን የሚፈጥር ብዙ ውስጣዊ አለመስማማቶችን ፈትህ ነው መጠየቅ ያለብህ። ዝም ብለህ በአፍህ ለመናገር በሰውዬ ዘንድ ይቅርታ አድርጓል ለመባል ከሆነ ይቅርታ መጠየቅ ከባድ ላይሆን ይችላል። ነገር ግን ይቅርታ ስትጠይቅ ከዛ በኋላ ምን ምን አይነት እርምጃውን ነው የምትወስዳቸው ከዛ በኋላ ምን ምን ነገሮችን ነው የምታደርጋቸው የሚሉ ጥያቄዎች አብረው ስለሚያወጡ እነዚህንም አብረህ መልሰህ የምታስኬዳቸው ከሆነ ይቅርታ መጠየቅ ለኔ ከባድ ነው ብዬ ነው የምወስደው። ለምን መሰለህ እኔ መናገሩን አይደለም መናገር በጣም ቀላል ነው ይቅርታ ብሎ መጠየቅ በጣም ቀላል ነው የሚሆነው ነገር ግን ይቅርታ ያረከው ምን አስበህ ነው። ይቅርታ ያደረከው የትኛውን ሀሳብ ተተኸው ነው። ይቅርታ ያደረከው የት ድረስ ለመሄድ ነው። ይቅርታ ያደረከው እስከመቻ ድረስ ነው። ይቅርታ ያደረከው ምን እስከምታገኝ ድረስ ነው። የሚሉ ጥያቄዎች አብረው ስለሚመጡ እነዚህን ሁሉ ጠቅለል ያሉ ዝርዝር ሀሳቦችን አውቅህ አስበህ አና ትተውቼው ይቅርታ ቢተው ይሻላል በሚል ምርጫ ከእነዚህ ሀሳቦች በኋላ ይቅርታ የምትጠይቅ ከሆነ እንግዲህ ከባድ ነው ይህ እኮ ግልጽ ነው እንደነገርኩህ ነው ምክንያቱም ሁሉ ሀሳቦች ማለት ጠቅለልና ሰብሰብ አደርገው ነው ይቅርታ የምጠይቀው እና ከእነዚህ ሀሳቦች በኋላ የሚመጣ ሀሳብ ስለሆነ ይቅርታ ምን ያህል ከባድ እንደሆነ ትረዳዋለህ ብዬ አስባለሁ አይደል እንዴ። ስለዚህ ይቅርታ መጠየቅ ከባድ የሚያደርገው ከዚህ በኋላ የሚመጣ ስለሆነ ነው እንጂ ይቅርታ በአፍ ብቻ ከሆነ ይቅርታ በይስሙላ ሰዎች እንድሰሙልን እና እንድያውቁልህ ብቻ ከሆነ ይቅርታ መጠየቅ የህን ያህል ከባድ ላይሆን ይችላል ብየ አስባለሁኝ። ነገር ገን እንደእኔ እንደእኔ ግን አሁን ባልኩ ልክ ማለት ነው ይቅርታን ከባድ የሚያደርጉት ወይም ደግሞ ለመልሱ ከባድ ነው ብየ የመለስኩበት ትልቁን ምክንያቴን ዘርዝርና ትንትና አርገው ያቀርቡልኝ ይመስለኛል ተረድተኸኛልም ብየ አስባለሁኝ። ምክንያቱም ከብዙ ሙግት በኋላ ከብዙ ውጣ ውረድ በኋላ በሀሳብ ማለቴ ነው መቸም በእግር አንደማትጓዝ ታውቃልህ ይቅርታ ለመጠየቅ ሊያስጉዝህ ይችላል። ነገር ግን ብዙ ሀሳቦችን አስማምተህ ከራስህ ጋ፣ አስተካክለህ፣ ከራስህ ጋር መዝነህ፣ ከራስህ ጋር ለክተህ፣ ከራስህ ጋር አስታርቀህ እና አስማምቴህ በውስጣዊ ሰላም ከፈጠር በኋላ የምትጠይቀው ይቅርታ ግን ያው ይሄን ሁሉ በርቀት ስለሚያስከድ ነው ከባድ ያልኩት እንጂ እንደው ክብደት አለው ለማለት ፈልገ አይደለም። ነገር ግን ከእነዚህ ሁሉ ጉዞዎች በኋላ ከእነዚህ ሁሉ የሀሳብ መስማማቶች በኋላ ከእነዚህ ሁሉ መታረቆች በኋላ ስለሚጠየቅ ይቅርታ ያን ይቅርታ ከባድ ያደርገዋል ብዬ አስባለሁኝ። ነገር ግን ዞሮ ዞሮ እነዚህን አስታርቅህ ከነዚህ ስምምነት በኋላ ከእነዚህ መስማማቶችና መታረቆች አንድነት ከመፍጠር ጋር ተያይዞ የሚመጣው ይቅርታ ዘላቂነት ስላለው ወጥነት ስላለው ወደኋላ ስለማይመለስ እንደ ርያ ተመልሶ ስቃይ ስለማይገባ ወይም ተመልሶ ወደነበረበትና እንደሻው ወደ ጥፋቱ እንዳይመለስ ለማድረግ ከእነዚህ ሀሳቦች እና ከእነዚህ ስምምነቶች በኋላ የሚመጣው ይቅርታ ውጤታማም ስለሚያደርግህ ከባድ ነው ብዬ አስባለሁኝ። ነገር ግን ሰው ቀላል ነው ሊያስብ ይችላል ሳያስብ ዝም ብሎ በቃሉ ላይ የሚጠይቀው ይቅርታ ደግሞ ውጤትና ዘላቂነት ስለሌለው ምናልባት የዚህ ይቅርታ አካሄድ ቀላል መስሎ ሊታይ ይችላል። ነገር ግን እንደኔ እንደኔ ግን ከባድ ነው ብዬ እወስደዋለሁኝ ከእነዚህ ሀሳቦች እና ስምምነቶች በኋላ ስለሚመጣ ማለት ነው። ስለዚህ እኔ መስለህ እኔ አሁን ጠቅለል የማድርግልህ ከባድ ነው ብዬ ነው። የክብደቱ መጠን የት ድረስ ነ፣ ምን ድረስ ነው፣ ለምን አልከኝ ብለህ ካልከኝ አሁን ዘርዘር በተን አድርጌ ያቀረቡልህ ሀሳቦች መልስህን ያ ወደኋላ እንዳታስብ የሚያደርግ የተብራራ መልስ የቀረበ ስለሆነ በዚህ ልክ ጥያቄዎችን የመለስኩልህ ይመስለኛል ስለ ጥያቄ ግን ከልብ አመሰግናለሁ። ለሎች የምትጠይቀኝ ፈቃደኛ ላይ ለመመለስ ማለቴ ነው። አመሰግናለሁ።

እሺ። በየትኛው ቀን ወደ ገበያ ትሄዳለህ? የሚል ጥያቄ ነው የቀረበልኝ። እንግዲህ ወደ ገበያ ለመሄድ ብዙ ጊዜ ሰዎች ቀናትን ይመርጣሉ። ይሄ ደግሞ እውነት ነው። ምክንያቱም አንዳንዴ እንደየአካባቢው ሁኔታ የገበያ ቀናት ይለያያሉ። ብዬ አስባለሁኝ ለምን መሰለህ የምልህ? ለምሳሌ አንድ አንዳንድ አካባቢ እንደየአካባቢው ሁኔታ ማለቴ ነው። የገበያ ቀን ተውሎ የተወሰኑ የሚታወቅ ቀናት አለ። ማለት አንዳንዴ ገበያ ሲባል ምን አለ መሰለህ? ገበያ ሲባል አንተ ወደሱቅ የምትሄድበትን እና ሁሉም ጊዜ ለምሳሌ አሁን መርካቶን ብትወስድ ሁል ጊዜ ገበያ አለ እሁድም ገበያ አለ። ነገር ግን የሰዎች ምርጫ ደግሞ አለ ለምሳሌ ከመርካቶ ወጣ ስትል። ሌሎች አካባቢዎች ጋር ገጠር አካባቢ ልትወስድ ትችላለህ። እና እንደዚህ አይነት ቀን ሁል ጊዜ እንደዚህ አይነት ቀኖች ላታገኛቸው ትችላለህ ሁል ጊዜ ገበያ ቀን ላይሆን ይችላል። ስለዚህ እንደ አካባቢያችን ነባራዊ ሁኔታ የገበያ ቀን ብለን የምንለው ምን አለ መሰለህ? አብዛኛው ሰው ከዋና ስራው ወይም ደግሞ እንግድህ ምን ልበልህ ለምሳሌ አሁን የመግስት ሰራተኛው ከሰኞ እስከ አርብ የስራ ቀን ነው። ስለዚህ ቅዳሜና እሁድ እረፍት ነው። ስለዚህ እኔ በገባኝ ልክ እና ለጥያቄህ በቂ መልስ ይመልስልሃል። ብዬ ከማስበው አንፃር ያ የመንግስት ሰራተኛ ከሰኞ እስከ አርብ ገበያ መሄድ ይጠበቅበታል ብዬ አላምንም። ስለዚህ ያለው አማራጭ ምንድነው? ቅዳሜ ነው ገበያ እሚሄደው ብዬ አስባለሁ። ስለዚህ በየትኛው ቀን ገበያ ትሄዳለህ ከተባለ እንደ ስራው ሁኔታ ይወስነዋል። ቅዳሜም ልሄድ እችላለሁ። የአብዛኛው ሰው ፍላጎት ማለት የአብዛኛው ሰው ምቾት የአብዛኛው ሰው የገበሬውን ብትል የመንግስት ሰራተኛውን ብትል የከተማውን ብትል የገጠሩን ብትል ቅዳሜ ገበያ መሄድን ይመርጣል። ለምን መሰለህ? ምክንያቱም ቅዳሜ ከሌሎች ቀናት ባእልም የመሆን እድል ስላለው ገበሬውም ነፃ ነው። የመንግስት ሰራተኛውም ከስራ ነፃ ስለሚሆኑ እንደገና እንግዲህ ገበያ ሲባል እምልህ እሚሸጥና እሚገዛ ነገር መኖር መቻል አለብት። ስለዚህ ገበሬው የሚሸጠውን ነገር ስለሚያቀርብልህ ከተማ የሚገዛውን ነገር ይዞ መምጣት ስላለበት ሻጭ እና ገዢ እንዲገናኙ ካስፈለገ ቅዳሜን እመርጣለሁ ለማለት ነው። ስለጠየቀኝ ደግሞ

እሽ ኸ ዛሬ የመጀመርያህ ምግብህ ምን ነበር ይላል? ጥሩ ነው ደስ ይላል። እንግዲህ ዛሬ እንደሚንተዋወቀው ቅዳሜ ነው የመጀመሪያ ምግቤ እ ቁርስ ነው የሚሆነው ሌላ ምን ሊሆን ይችላል? ምክንያቱም እ ዛሬ የመጀመሪያ ምግብ ምን ነበር የሚለው ጥያቄው ነው። የመጀመሪያ ማለት ቀኑ ሲጀመር ቀኑ ከተጀመረ በኋላ ነው እንግዲህ አንተ ምግብ የምትበላው እና ቀኑ ከተጀመረ በኋላ ምን አይነት ምግብ በላህ ሚሊይዘት አለው ብዬ አስባለሁ። ቁርስ ነው ይሄ ቁርስ ደግሞ እንግዲህ እንደሚታወቀው እ ቅዳሜ ስለሆነ እ ፍስግ ቀን እንደሆነም ታውቃለህ ስለዚህ እ ሊኖር የሚችለው እንቁላል ፍርፍር በዳቦ ነው የሚሆነው ስለዚህ የኔ ቁርስ እንቁላል ፍርፍር በዳቦ ነው ብዬ እመልስልሃለሁ ማለት ነው። እ ለምን ይሄን መረጥክ? ለምን በዚህ ቀን እንደዚህ አይነት ነገር ትጠቀማለህ ሌላስ አይነት ከቤትህ ምን አለ ብለህ ልትጠይቀኝ ትችላለህ? ምክንያቱም ጥያቄው በዚህ ብቻ ስለማይቆም ማለት ነው። ለምሳሌ እኔን ስጠይቀኝ እንቁላል በፍርፍር እና በዳቦ ነው ብዬ እንቁላል ፍርፍር በዳቦ ነው ብዬ መለስኩልህ። ሌላው ሰው ደግሞ እ ቤቱ ያለውን ቤት ያፈራውን የሚጠቀመውን ነገር ሊነግርህ ይችላል። ስለዚህ እ ከዛ በኋላ ለምንም ለምን ብለህ ብትጠይቅ? ለምን ይሄንን መረጥክ ብለህ ልትጠይቅ ትችላለህ ትወዳለህ ወይ ብለህ ልትጠይቅ ትችላለህ? እኔ አብዛኛው ሰው ፍላጎት ስላልሆነ እኔ ያንተ ደግሞ ይገርመኛል ብለህ ልትጠይቀኝ ትችላለህ? ምክንያቱም እ የመጀመሪያ ጊዜ እ መበላት ያለበት ወይም ምግብ መሆን ያለበት ነገር ለሰውነትህ ቀለል ያለ የማይከብድህ ለመፈጨት ቀለል ያለ ለምሳሌ አረንጓዴ አትክልቶች ሊሆን ይችላል። እ ሌላም ለምሳሌ ወተት ሊሆን ይችላል። እንደዚህ አልመረጥክም ለምን ምክንያቱም? አብዛኛው ሰው እኮ የሚመርጠው እንዲህ እንዲህ አይነት ነገሮችን ነው ምክንያቱም እንዳልሆነው ስለ ሰውነቱን ቀለል ስለሚለው ስራ ስለማይከብደው ለመፈጨትም ለጨጓራም ቀለል ያለ ስለሆነ ሰው የሚመርጠው ይሄንን ነው። አንተ ለምን አትመርጥም ብለህ ልትጠይቀኝ ትችላለህ? ያው እንግዲህ ምን ታደርገዋለህ ፍላጎት ነው የሰው ልጅ ፍላጎት መቼ ምን ብዙ አይደለ ገደብ የለሽ ነው ብዬ አስባለሁ። ለምሳሌ አሁን አራት ሰዎችን ወይም ደግሞ እንደውም ብዙ ርቀት ሳትሄድ አራት የራስክን ልጆች ወስደህ እያንዳንዱን ፍላጎታቸውን ብትጠይቃቸው መቼም ነገር ተመሳሳይ ሊሆን አይችልም። ምናልባት መንታ ከሆኑ ፍላጎታቸው ተመሳሳይ የመሆን እድል አለው ካልሆኑ ግን ፍላጎታቸው ተመሳሳይ የመሆን እድል የለውም። እና እኔም እንግዲህ እ ለምን ወደድክ እንዴት ወደድክ ለምን ጠዋት አረከው? ለመጨረሻ አላረከውም ብለህ ተጨማሪ ዝርዝር ሀሳቦችን የምትጠይቀኝ እ? መልሱ እ አንድ እና አንድ እ አሁን ያው ነው የሚሆነው ማለት ነው። ምክንያቱም ፍላጎቴ ስለሆነ የቤቴ አቅርቦትም ስለሆነ ከቤቴ አቅርቦት ውጪ ደግሞ ምንም ላደርግ አልችልም። መቼም ሰው እንደ ጎረቤቱ ሳይሆን እንደ ቤቱ ነው የሚኖረው የሚለውን ብልህ ብሂል አባባል ታውቀዋለህ ብዬ አስባለሁ። ስለዚህ ከዚህ አንፃር እ እንደራሴ ለመኖር እንደቤቴ ለመኖር ስል ቤት ውስጥ የተገኘውን ቤት ያፈራውን ነገር የምጠቀምበት ስለዚህ የኔን ቤት ያፈራውን ቤቴ ውስጥ የተገኘውን በጊዜው በዛሬው ቀን ማለቴ ነው። ይኸው እንቁላል ፍርፍር በዳቦ ስለነበረ እሱን ለራሴ አዘጋጅቼ ነው ቤት የተጠቀምኩት። ለመሆኑ ማዘጋጀት ትችላለህ እንዴ? ብለህ ልትጠይቅኝ ትችላለህ አዎ መልሱ ደግሞ ምንድነው አዎ እችላለሁ ነው ምለው። ምን ምን ነገሮችን ነው የምትጠቀመው ለማጣፈጥ ወይም ደስ እንዲልህ ምን ታደርጋለህ እ? ብለህ ብትጠይቀኝ ተጨማሪ ግብአቶችን ምንድነው ብቻውን ነው እንዴ የምትጠብሰው ልትለኝ ትችላለህ? እና እ ለዚህም ዝርዝር ሀሳቦችን መስጠት እችላለሁ ያው እንደ መጀመሪያ የምታውቀው እንቁላል ያስፈልግሃል። ከዚያ ሲቀጥል ደግሞ ትንሽ ዘይት ያስፈልግሃል ለምን መሰለህ አንዳንዴ መጥበሻ እቃህን እንዳይዝብህ ስለሚያደርግልህ። ቀድመህ እ መጥበሻ በሳት በምድጃ ካሞከው በኋላ ከሞቀልህ በኋላ ትንሽ ዘይት ዙሪያውን ታደርግና። የፈረጥከው ወይም ደግሞ እ የሰበረውን እንቁላል እዚያ ዲሽ ወይም እንቁላል ጋር ታደርገውና በደንብ እስኪበስል ድረስ ታማስለዋለህ ማለት ነው። ከዛ በኋላ ምንም አይፈልግም። በደንብ ከበሰለልህ በኋላ ዘይትም ስላለው በደንብ ከበሰለልህ በኋላ አውጠኽ በሳህን አድርገህ እ ዳቦውን ከጎን አቅርበህ መለብለብ ነው። እንግዲህ እኔ ያረኩት ይሄንን ነው ያረኩትን ነው። የነገርኩህ መቼም ሌሎች ያረጉትን ስላላየሁኝ ሌሎችም ምንድነው የሚለውን ነገር የሌላን ሰው ሀሳብ አልነግርህም ይሄ እኔ ሆኖ እኔ ያደረኩትን እና እኔ ያሳለፍኩትን ነው የነገርኩህ ብዬ አስባለሁ። ለጠየቁት ለጠየከኝ ጥያቄም በቂ አጥጋቢና ዝርዝር ዘር ዘር ያለ ተንተን ያለ ሀሳቦች ያሉበት መልሶች እንደመለስኩልህ ተስፋ አደርጋለሁኝ። አንተም በዚህ ጥያቄ እንደምትደሰት እና በጣም ለጥያቄህ እ በቂ መልስ ስላገኘህ ደስተኛ እንደምትሆንና ጥያቄውን በደንብ ስለገቡ መልሶቹን በደንብ ስለገቡህ እንደምትደሰትባቸውና እንደምትዝናናባቸው ተስፋ አደርጋለሁ። ስለጠየቀኝ ግን ከልብ አመሰግናለሁ እንዲህ አይነት ጥያቄዎች ይልመድብህ ብዬ ሀሳቦችን ለመስጠት እወዳለሁ። መልካም ጊዜ።

እሺ ምግብህን ለሌሎች ማካፈል ትወዳለህ ይላል ጥያቄው መልሱ አዎ እወዳለሁ ነው የሚሆነው። የምንም ዝርዝር ሀሳብ የሚያስፈልገው አይመስለኝም። በእርግጥ ያስፈልገዋል። እንደው እንደ አጠቃላይ ግን ምግብ ሌሎች ማካፈል ትወዳለህ ለተባለው ጥያቄ? እጥርና ምጥን ያለው መልስ አዎ እወዳለሁ በሚል ቢያዝልኝ ደስ ይለኛል። ምክንያቱም ምን መሰለህ ይሄ አንድ ህግ አለ። አንተ ብቻህን ምግብህን መብላት የለብህም። ምክንያቱም ከሌሎች ጋር ተካፍለህ ልትበላ ትችላለህ ከጎረቤት ጋር ልትካፈል ትችላለህ ከጓደኛ ጋር ልትካፈል ትችላለህ እና። ምግብ በጋራ በምትበላበት ጊዜ የሚፈጠርብህ ነገር አለ ውስጣዊ ስሜት ጥሩ የሆነ። ምን መሰለህ በጋራ የኖረ ሰው ፍቅርን መጋራት ይችላል አንድነትን መጋራት ይችላል። መዋደድ መጋራት ስለሚችል እንዲህ አይነት ነገሮች የምታገኘው ደግሞ በጋራ ስታሳልፍ ነው። በጋራ ማውራት ብቻ አይደለም። የሰዎችን ፍቅር የጓደኛት ፍቅር የሚጨምረው። አንዳንዴ በጋራ ምግብ መውሰድም በጋራ መመገብም ፍቅርን ይጨምራል ብዬ ስለማስብ። ምግብ ሌሎች ማካፈል እና ሌሎች ማካፈል ማለት መሰንጠቅ መቁረጥ ሊሆን ይችላል። ጥያቄው ትክክል ነው ዙሮ ዙሮ በጥያቄው እኔ አስተያየት የለኝም። ነገር ግን ማካፈል ሲባል በጋራ መጠቀም መጋበዝ ለምሳሌ መጋበዝ ማካፈል ነው። ያለህ አቅም ለምሳሌ አንድ እንጀራ በሽሮ መግዛት የሚችል ከሆነ ያንን ጓደኛ ናብለህ ወይም ደግሞ ካንተ ኤልደር የሆነውን ሰው ብትጋብዘው። እኩል ብታካፍለው ብላ አብረን እንብላ ብለህ ብትለው ይሄ ደስ የሚል ነገር ነው። ውስጣዊ ደስታን ነው የሚፈጥርልህ ምክንያቱም። እንተ ርቦህ ሊሆን ይችላል የምትባለው ስለዚህ ርቦህ ስትበላው የሆነ ሰላም ይሰጥሃል አይደል? ለራብ መልስ እየሰጠኧው ነው። ስለዚህ ያ ሰውም ልክ ያንተን ስሜት እኮ ነው የምታጣጥመው አስበዋል ግን በጋራ ስትካፈል ደስ የሚለው ነገር። አንተ ጋር የምታገኘውን ስሜት ነው የምታጣጥመው የሚያጣጥመው እና። ያንተ ስሜት በሌሎች ላይ ማየትን የመሰለ ነገር ምን አለ ይሄን ቅድም አንድ ጭያቄ ጠይቀኝ ነበር አይደል? ልጅ ማካፈል እወዳለሁ ያልከኝ ነገር በጣም ሌላ ማንኛውም ነገር ማለት ነው። ሌሎችን መውደድ ትችላለህ ወይ ሌሎችን ማካፈል ትችላለህ ለሌሎች መኖር ትችላለህ ወይ? የሚለው ጥያቄ እኮ የዚህ ሁሉ አካል እኮ ነው። ስለዚህ ለሌሎች መኖር ለሌሎች ማካፈል ማለት አንተ ያለህን ነገር ለሌሎች እያካፈልክ መኖር። ያለህን ነገር ለሌሎች ስትሰጣቸው የሚፈጥርብህ ውስጣዊ ሰላም የሚሰጥህ ደስታ የሚሰጥህ ውስጣዊ እርካታ እኔ በገንዘብ ይተመን ና ነው ብዬ አልገምትም ምክንያቱም። በጣም ትልቅ ስለሆነ ማለት ነው ነው ገንዘብ ማየት ነው ትልቅ ስለሆነ ነው። እንደውም በመጠን ልኬታም ስለሌለው ነው መቶ ነው ስለማይባል ሁለት መቶ ስለማይባል በቃ ስፍር ቁጥር የለውም። ምን ልበልህ ለዚህ ቁጥር ስፍር እናስቀምጠህ በለክተህና መዝነህ በሚዛን መዝነህ በሜትር ለክተህ የምታውቀው ነገር አይደለም። በቃ ውስጣዊ ሰላም ነው የሚሰጠህ ውስጣዊ እርካታ ነው የሚሰጠህ ውስጣዊ። መስማማትን አንድነትን መታረቅ ነው የሚሰጥህና በዚህ የተነሳ እኔ ምን አስባለሁ መሰለህ እንደዚህ አይነት ውስጣዊ ሰላም ሲሰማህ። እያንዳንዱ የአካል ክፍልህ ይስማማል ብዬ አስባለሁ። የሆነ ታቀለህ አይደል? ሰው መቼም አብሮ ሲኖር አንዳንድ ልጅነቶች ይኖሩበታል። እና በዚያ ልጅ መካከል መኮራረፍ ይኖራል መጣላት ይኖራል ነገር ግን እንዲህ አይነት ስራዎችን ስትሰራ ግን ውስጣዊ መስማማትን ይፈጥርልሃል። ልብህ ከኩላሊትህ ጋር ይስማማል ይናበባሉ ስራቸውን በትክክል ይሰራሉ። ቀጭን አንጀት ከወፍራም አንጀት ጋር ቀጭን አንጀት ከጨጓራ ጋር ይስማማሉ። ይታረቃሉ ይናበባሉ ስለዚህ አስበኧዋል አይደል በአንድ ፋብሪካ ውስጥ ተናቦ የሚሰራ ሰራተኛ ምን ያህል ለስራ ውጤታማ እንደሚያደርገው? እነዚህን አካላት እኔ ይመስለኛል በራሴ ግምት ነው። እያንዳንዱ አካል ሰላም አግኝቶ እያንዳንዱ ውስጥ ውስጣዊ አካልህ ፍቅር አግኝተውና ደስ ብሏቸው ለሌሎች ስላካፈሉ ለሌሎች ምግብን ስላካፈሉ። ሌሎቹ እነሱ ጋር ያለውን ስሜት ሌሎች ጋር ስላዩት። እነሱ ምግብ ከበሉ በኋላ የሚሰጣቸውን ስሜት ለምሳሌ እርቧቸው ከሆነ እራባቸው ሲወገድላቸው። እና ሰላም ሲሰማቸው ጥጋብ ሲሰማቸው። የነሱን ሰሜት ሌሎች ጋር ስለሚያዩት። ይሄ ደግሞ ትልቅ የሆነ እረፍት ሰላምና ውስጣዊ ፍቅር ስለሚሰጥ። ይህንን ነገር በማግኘታቸው ይህንን ነገር በማድረጋቸው። ያገኙት ሰላምና አንድነት ውስጣዊ ሰውነታቸው ተናቦ ስራዎች እንዲሰራ በፍቅር ስራዎች እንዲሰራ። የቅደም ተከተሉን ጠብቆ በፍቅር በአንድነት ስራዎችን እንደሚሰራ እንደሚሰራ ስለሚያውቁ በዚህ በጣም ደስተኞች ይሆናሉ ብዬ አስባለሁ። ለጠየከኝ ጥያቄም አዎ እወዳለሁ ለመውደድ ብቻ አይደለም ዝርዝር ሀሳቦችን አቅርቤልሃለሁ ብዬ አስባለሁ። ስለጠየቀኝ ከልብ

እሺ በአደባባይ መናገር ትችላለህ ወይ ይላል? አዎ እችላለሁ ነው። መልሱ ምክንያቱም ይሄ በአደባባይ መናገር ምን ጥቅም አለው መሰለህ? ለምሳሌ በአደባባይ በምትንገርበት ጊዜ በሰዎች ፊት ሀሳቦችህን የመናገር አቅም ስለመፈጥርልህ ይሄ ደግሞ በናገራችን ላይ በቀላሉ የሚመጣ ሀሳብ አይደለም። ባደባባይ የመናገር ችሎታ ለማዳበር ብዙ መንገዶችን መሄድ ይጠበቅብሃል ብዙ ርቀት መጓዝ ይጠበቅብሃል ብዬ አስባለሁ ምክንያቱም ይህ ከፍተኛ የሆነ ልምድ ነው። በሰዎች ፊት መናገር ሀሳብህን ሳትቆራርጥ ሀሳብህን ሳትሸራርፍ በትክክል መልእክትን ማስተላለፍ መቻል ይህ ትልቅ አቅም ነው። ትልቅ ውስጣዊ አቅምጥ የሚጠይቅ ስለሆነ ማለት ነው። ስለዚህ በአደባባይ ይህን ሁሉ ማድረግ ይሄን ሁሉ የማድረግ ችሎታ ማለት በቀላል የምታየው ቀለል አድርገህ የምትቀበለው ሀሳብ ነው ብዬ አልወስደውም። ብዙ ልፋት የሚጠይቅ ብዙ ውጣ ዉረዶች ያሉበት ነው በየ ነው የምወስደው። እና አዎ እችላለሁ ነው መልሱ። ነገር ግን ይሄን ችሎታህን እንዴት አዳበርከው እንዴት አመጣኸው እንዴት አሳደግከው? ብለህ ልጠይቅህ ትችላለህ ስለዚህ ይህን ነገር ለማሳደግ የመጀመሪያው ብቻ መናገር መለማመድ ነው። እኔ ለዚህ ሀሳብ ተጨማር ዝርዝር ከፈለክ ልነግርህና ልመክርህ የምችለው ይሄንን ብቻ ነው። ብቻህን መነጋገር መጀመር ነው። ለምሳሌ ህዝብ እንዳለ አስበህ አደባባይ ሰው እንደሞላ አስበህ ቤት ውስጥ ሊሆን ይችላል ቢሮ ውስጥ ሊሆን ይችላል ቁጭ ብለህ። መናገር በአደባባይ ልታስተላልፍ የፈለከውን መልእክት ብፅሁፍ ከፃፍህ ቦኋላ ታነብ እና ትሸመድዳለህ ያንን ከሸመደድህ ቦኋላ። መናገር መለማመድ መጀመር ነው በቃ መጮህ ነው መቀባጠር ነው። ሰው እንዳለ እያሰብክ ምን ጥያቄ እንደጠየቀህ እያሰብክ እያዩህ እንደሆነ እያሰብክ ለውስጥህ እየነገርከው በቃ እየተሽከረከርህ እየተንቀሳቀስክ አንቦድ ታ ቁጭ ብለህ ሳይሆን እየተንቀሳቀስክ። መናገር ስትጀምርና ያንን የተናገረከውን ነገር መልሰህ በመቅረጽ ድምጽ አማካኝነት ስትሰማው ያኔ ችሎታህ እየዳበረ ይመጣል። ምክንያቱም ምን እንዳደረግህ ታውቃለህ ምን እንደተናገርህ ታውቀዋለህ። ምን እንደተሳሳተህም ታውቀዋለህ ስለዚህ እዛው ላይ ታርመዋልህ ማለት ነው። ስለዚህ እንዲህ አይነት ፈተናዎችን ሳታልፍ እንዲህ አይነት አካሄዶችን ሳታውቅና ሳትከተል አደባባይ ዝም ብለህ መናገር ችሎታ ሊመጣ አይችልም የመናገር ችሎታ ምንም ሊመጣ አይችልልህም። እና በአደባይ ለመናገር እንዲህ አይነት ቅድመ ሁኔታዎችን ማድረግ እንዲህ አይነት ቅድመ ሁኔታዎችን መለማመድ ይፈልጋል ብዬ አስባለሁ። ምክንያቱም በአደባባይ መናገር ማለት ትልቅ እውቀት ነው ትልቅ ልምድ ነው። በነገራችን ላይ እውቀት እንኳን ባትለው በተለይ ልምድ ነው። ቀላል እንዳይመስልህ ትልቅ ለምንድ ነው የሚጠይቅ እና። ይህን ልምድ ነው በትክክል ለመተግበር ይህንልምድ በትክክል ለማወቅ በአደባባይ ለመናገር ማለት ነው መለማመድ ወሳኝ ሀሳብ ነው። መለማመድ ወሳኝ ሀሳብ ነው። ደግሞ ጓደኞችህን ብዙ ያልሆኑ ጓደኞችህን ሁለት ሶስት ጓደኞችህን ትጋብዝ እና በአደባባይ ንግግር ንግግር እንዳደረግ ተጋብዣለሁ። እስኪ ሀሳቡን ትንሽ ላወራችሁና አስተያየት ስጡኝ ብለህ ከእነሱ ሀሳብ መውሰድ ይሄ ትልቅ ነገር ነው። በነገራችን ላይ እንዲህ የምታደርግ ከሆነ በአደባባይ የመናገር ችሎታህ። ምን ምን ብዬ ልንገርህ በጣም ነው የምትችለው ችሎታ በጣም ግልጽ ነው የሚሆነው የወጣ ይሆናል። እና እንዲህ አይነት ግን እንዲህ አይነት ችሎታ ለማምጣት ግን ከኋላ ብዙ የሚሰሩ ነገሮች አሉ። ከኋላ ብዙ የሚለፉ ነገሮች አሉ። ከኋላ ብዙ ማሰብ ከኋላ ብዙ መልፋት ከኋላ ብዙ መስራት ከኋላ ብዙ መውጣት መውረድ አለበትና እንዲህ አይነት ነገሮችን ካዳበርህ ብዙ መውጣት መውርዶችን አንተ ከኋላ ከቤት ከተለማመድህ። ያ ከዛ በኋላ አደባባይ ላንተ ምንም ማለት አይደለም ምክንያቱም ይቀልሃል አውቀኸዋል ተናግረኸዋል። ወርደሃል ተነስተሃል ተኝተሃል ስለዚህ እንዲህ አይነት ሀሳቦችን በቀላሉ ለመናገር አትቸገርም ማለት ነው። ስለማትቸገር ልምምዶችህ መልስ ሰትጠውልሃል ማለት ነው። ልምምዶችህ ላንተ መልስ ናቸው ማለት ነው። ምክንያቱም ብዙ ስትለማመድ ብዙ ስታወራ ብዙ ስትናገር በአደባባይ ትንሽ ነገር መናገር ለአንተ ምንም ማለት አይደለም ማለት ነው ይቀልሃል። ስለዚህ እንዲቀል ከፈለክ መለማመድን ወሳኝ መንገድ ማድረግ መቻል አለብህ ማለት ነው። ስለዚህ በአደባባይ መናገር ትችላለህ ላልክኝ ጥያቄ አዎ እችላለሁ። እንዴት አመጣኸው ብለህ ለጠየቀኸኝ ደግሞ በቂና አጥጋቢ ዝርዝር ሀሳቦችን ያቀረቡልህ ይመስለኛል። ምክንያቱም ችሎታ ዝም ብሎ ስለማይመጣ ነው። በተለይ ደግሞ ችሎታ ሲባል ማንበብ ብቻ አይደለም መጽሐፍ ብቻ አይደለም የመናገርም ነው። መናገር ብቻ አይደለም የሰው ፊት ማየት ነው። የሰው ፊት ማየት ነው የሰው ፊት መግመት ትልቁን ትንሹን አባቱን ወጣቱን ህፃኑን ሁሉ አካተህ እያየህ ሀሳብ ጋር ሳይቆራጥ መናገር ትልቅ ችሎታ ነው። እና በብዙ ልፋት የሚገኝ ስለሆነ ስለጠየቅኸኝ ከልብ አመሰግናለሁ። መልካም ጊዜ ይሁንልህ

እሺ አስተያየት መቀበል ትወዳለህ ወይ ይላል እንዴ በጣም ነው የምወደው እንጂ እወዳለው። ለምን መሰለህ አስተያየት የምቀበል አስተያየት ማለት ያንተ ደካማህ ጎን መሙያ ቀዳዳ ስለሆነ ማለት ነው። ስለዚህ አስተያየት በጣም ነው የምቀበለው በጣም ነው የምወደው አስተያየት እወዳለው ለማለት ነው። ለምን መሰለህ ይህ የምልህ አንዳንዴ አስተያየት ካልተቀበልክ ያንተ መለወጥ ትርጉም አይኖረውም ማለት ነው። ስለዚህ መቀበል መቻል አለብህ። አስተያየት ትቀበላለህ የተቀበልከውን አስተያየት ደግሞ? ምንጩ ምንድነው ብለህ ማጥናት መቻል አለብህ። እንዴ ዝም ብለህ አስተያየት መቀበል ብቻ በቂ አይደለም እኮ። ምንጩን ማጥናት አለብህ ምንጩ መጠናት መቻል አለበት። ምንጩን ታጠናለህ። አስተያየቱ ምን ይዘት ነው ያለው? የስር ይዘት ያለው ነው ያለው። ምንድ ነው ያለው ይዞት የሚለውን ትለይበታለህ። ገብቶሃል አይደል? ስለዚህ አስተያየት ወሳኝ ነው ለሰው ልጅ። አስተያየት አስተማሪ ነው ለሰው ልጅ። አስተያየት በጣም ጠቃሚ ነው ለሰው ልጅ ስለዚህ። ያንን አስተያየት አንተ ወስደህ ደካማ ጎንህን ትሞላበታለህ። ደካማ ጎንህን ታጠነክርበታለህ። ለምሳሌ የተሰጠህ አስተያየት መናገር አትችልም። ከሆነ አንተ መናገር የሚያስችሉ ነገሮችን ትፈልግ እና። ተለማመደዳለህ ታሳድጋለህ እንዴ። ዛሬ እድሜ ለቴክኖሎጂ እንጂ በመላ በዙሪያ ያለው ነገር በሙሉ ያስተምርሃል ይነግርሃል ያብራራልሃል ይግልጽልሃል። ስለዚህ ያን አንተ ታስተካክላለህ በቀላሉ መርዳት ትችላለህ። በቀላሉ ሀሳቦችን ሼር አድርገህ። ተረድተህ ከ ያልገባህን ወስደህ ማስተካከል ነው ምክንያቱም የተሰጠህ አስተያየት እኮ። ጥሩ አገልግሎት እንድትሰጥ ለምሳሌ አንተ መምህር ከሆነ የተማሪዎች በቂ እውቀት እንድትሰጣቸው ይፈልጋል አይደል እንዴ? በቂ እውቀት እንድትሰጣቸው ይፈልጋል። በቂ የሆነ ማስረጃ እንድትሰጣቸው ይፈልጋል። በቂ የሆነ ስለዚህ በቂ የሆነ ማስረጃ መስጠት ካልቻልክ። እስተያየት ይሰጣሃል ማለት ነው። ለምን በቂ እውቀት አላገኘንም ትባላለህ። ያስተምራል ጥሩ ታስተምራለህ ግን በቂ የሆነ ማቴሪያል የለንም ትባላለህ። ስለዚህ አስተያየት ደግሞ ላንተ ጥሩ ነገር ነው። ምክንያቱም ስታስተምር ሙሉ የሆነ ነገር ይዘህ መቅረብ መቻል ያለብህ። ሙሉ የሆነ ነገር ይዘህ መቅረብ መቻል አለብህ። ሙሉ የሆነ ነገር ይዘህ መቅረብ ከሆነ ደግሞ አስተያየት አይመጣበህም። ስለዚህ አስተያየቱ የመጣበት ዋናው ምክንያት። አንተ ተሟልተህ ባለመቅረብህ ምክንያት ነው እንዴ? ግልጽ ነው አይደል አንተ ተሟልተህ ባለመቅረብ ነው። እንጂ ሰዎች አንተን ለመትቸት አንተን ለመጉዳት አንተን ቅርቃር ውስጥ አስገብቶ ለማስቀጣት አይደለም ወደ አንተ የሚመጡት። ቀዳዳህ እንድትሞላ ነው። ምናልባት ያንተ ቀዳዳ መሙላት አለመሙላት ለነሱ ምንም ላይሆን ይችላል ነገር ግን። አገልግሎታቸው ካንተ የሚያገኙት አገልግሎት በቁ መሆን መቻል ስላለበት አስተያየት ትሰጡሃል። ብቁ መሆ መቻል ስላለበት በቁ ካልሆነ አስተያየት መስጠታቸው አይቀርም ምክንያቱም። አንተ እዛ ጋር የተቀመጥከው ብቁ የሆነ አገልግሎት ትሰጣለህ ተብለህ ነው አይደል እንዴ? ብቁ የሆነ አግልግሎት ትሰጣለህ ተብለህ ተቀምጠሃል ስለዚህ። ብቁ የሆነ አገልግሎት ካልሰጠህ አስተያየት ይሰጠሃል። ምን ተብሎ? እንዴ በቂ የሆነ አገልግሎት ሰጥን እንጂ። እንዴ? ተቋማት እኮ አንተን ሲመድቡልን ብቁ የሆነ አገልግሎት ትሰጣቸዋለህ ተብሎ ነው ለማን ለተገልጋይ ማድረስ። መምህር ሆነ ለተማሪዎች። አለቃ ከሆንክ ለምታስተዳደር ሰዎች። ስራ አስከያጅ ለምታስራቸው ሰዎች። መንግስት ከሆነ ለምትመራቸው ሰዎች። ሊቀ መምበር ከሆነ ለምታስተዳድራቸው የቀበሌ ሰዎች። በቂ የሆነ ብቁ የሆነ ሙሉ የሆነ አገልግሎት መስጠት መቻል ስላለብህ አስተያየት ይሰጥሃል። እንዴ ደግሞ አስተያየት ልትወደው ይገባል። ምክንያቱም በአንተ ህይወት ውስጥ እኮ ትልቅ የሆነ ለውጥ ያመጣል። እኮ ለውጥ ያመጣል። ለሰው አመለካከት ስለሚወድህ እኮ ነው ሰው አስተያየት የሚትሰጥህ። ስለሚወድህ የሰጠህን አስተያየት አንተ ልትጠላው አይገባህም። ልትወደው ነው የሚገባህ። እኔ ለምሳሌ በጣም ነው የምወደው። ሳስተምር ተማሪዎች አስተያየት በጣም ነው ደስ የሚለኝ እኔ የምፈልገው ሰዎች ደስ ብሏቸው አገልግሎት እንዲያገኙ ስለሆነ። ደስ ብሏቸው አገልግሎት። ሊያገኙ መጥተው ደስ የሚል አገልግሎት ፈልገው መጥተው። አገልግሎታቸው ባይረካ ባይረኩ አስተያየት። እኔ ሙሉ ሀላፊነት ወስጄ ወድጄ ለማስተካከል ስለሚጠቅመኝ አስተያየት በጣም እና በጣም እወዳለው። የሚለውን ሀሳብ ለመግለጽ ነው። አመሰግናለው።

ሹራብ መስፋት ትችላለህ? ተብሎ ለተጠየቀው ጥያቄ አዎ እችላለሁ ነው። ምክንያቱም ከዚህ በፊት መኪና የስፊት መኪና ተገዝቶልኝ ልምምድ አድርጌያለሁ በዚህም ልምምዴ ላይ ትላይ ዮአንሶላዎችን ነጠላዎችን የተገደሉ ሰዎችን እና ከተለያዩ የገጠራማ አካባቢዎች እንዲሰፋላቸው የሚፈልጉ ልብሶችን አምጥተው አሰርተውኝ ያውቃለሁ። በዚያም ጥሩ የሆነ ስራ ሰርቼ ልምዱ ስላለኝ ሹራብ መስፋት እችላለሁ። እንደውም ከዚህ በፊት ስሰራቸው ከነበሩት የስፌት ስራዎች መካከል ሹራብ ማለት ተራ አይነት ስራ ማለት ነው። ምክንያቱም ከለሎችች የስራ ዘርፎች ያን ያህል ከባድ ስራ አይደለም ከዝያ በፊት ሌሎች ከባድ ከባድ የሆኑ የስፌት አይነቶች ሰፍቼ ስለማውቅ ማለት ነው። ስለዚህ በአጠቃላይ ሹራብ መስፋት ትችላለህ ተብሎ ለተጠየቀው ጥያቄ አዎ እችላለሁ በደንብ የሚል መልስ ለመስጠት ነው አመሰግናለሁ።

ዝናብ ሲዘነብ ምን ታደርጋለህ? ይላል ጥያቄው። ዝናብ ሲዘነብ አንደኛ እቤት ቁጭ እላለሁ። ሁለተኛ ዝናብ በሚዘንብበት አካባቢ ከዋልኩኝ። ዝናብ መከላከያ በመልበስ ወደ መኖሪያ ቤቴ ለመጣለል እሞክራለሁ። ሶስተኛ ዝናብ እየዘነበ ለስራዬ ጠቃሚ ሆኖ ከታየኝና ከስራዬ ጋር አብሮ የሚሄድ ከሆነ ለምሳሌ ዝናብ እየዘነበ እርሻን ላርስ እችላለሁ። ዝናብ እየዘነፈ ጎርፍ ልገድብ እችላለሁ። ስለዚህ አንዳንድ ስራዎችን ዝናብ እየዘነበ ላከናውን እችላለሁ ማለት ነው። ስለዚህ በአጠቃላይ። ዝናብ እየዘነበ አንተ ምንታደርጋለህ? ተብሎ ለተጠየቀው ጥያቄ ሶስት መሰረታዊ ነገሮቺን አከናውናለሁ። አንደኛ ጥላ በመያዝ ዝናቡን እከላከለው። ሁለተኛ ከቤቴ አካባቢ ሩቅኝ ከሆነ ጥላ በመያዝ ዝናቡን መከላከል እችላለሁ። ሁለተኛ የ ዝናብ መከላከያ የሚችሉ ልብሶችን መልበስ ዝናብን እንከለከላለሁ። ሶስተኛ ዝናብ እየዘነበ አንዳንድ ጠቃሚ ስራዎች አስፈላጊ የሆኑ የተገኘው ስራዎችን ከዝናብ ጋር በተገናኘ የሚመጡትን መስራት እችላለሁ ማለት ነው